አዎ፣ በእንጨት እሳት በደንብ ማብሰል አውቃለሁ። ከዚህ በፊት ከቤተሰቦቼ ጋር ስኖር የምናበስለው በእንጨት እሳት ነው፤ እንጀራም የሚጋገረው በእንጨት እሳት ነው፤ እኔም ጋግሬ አውቃለሁ። አረቄ ይወጣል አውቃለሁ፤ ወጥም በእንጨት እሳት ነበር ሚሰራው፣ አውቃለሁ። እና በደንብ ነው የማውቀው በእንጨት እሳት የተወሰነ ጭሱ ይከብዳል፣ እንጨቶቹ እርጥብ ከሆኑም ትንሽ ለማንደድ ይከብዳል፤ ግን እንደዛም ቢሆን በዛ ሰዓት ላይ ምንም አማራጭ ስለሌለን፣ በእንጨት እሳት እንጨቱንም አድርቀን ምንም ብለን በእንጨት እሳት ማብሰልን ለምጃለሁ፣ አውቃለሁ።

የሞባይል ዳታ እጠቀማለሁ ግን የምጠቀመው በጣም አስፈላጊ ለሆኑ ነገሮች ብቻ ነው የምትጠቀመው በተለይ ዋይፋይ አካባቢ ከሌለ ድንገት የሞባይል ዳታ ካስፈለገኝ ብር ትራንስፈር ለማድረግ ምናምን ካስፈለገኝ የመዋይል ዳታ እጠቀማለሁ። ከዛ ውጪ ግን የሞባይል ዳታ ሆን ብዬ የምጠቀም ሰው አይደለሁም። ለምን እቤቴ ስገባ የዋይፋይ ሲስተሙ ስላለ ኢንተርኔት ስላለኝ ቤት ነው የምጠቀመው ግን ውጪ ላይ ከሆነ የምጠቀምበት አጋጣሚ ካለ ልጠቀም እችላለሁ። አዎ

መጠበቅ ታግድ ነው የሚል ጥያቄ ነው። እኔ ታግድ ማለት ምን ማለት እንደሆነ አላውቅም። እና ታግድ የሚለው ቃል ትርጉሙ አልገባኝም። ምን ለማለት? ተፈልጎ እንደሆነ እና ታግድ መጠበቅ ታግድ ነው የሚል ነው። መጠበቅ ታግድ ነው የሚለው መጠበቅ መጠበቅ ነው። ታግድ ግን ምን ማለት እንደሆነ ትርጉሙ ግልጽ ስላልሆነ። ከተለያዩ ትርጉም ካለው ነገር ቼክ አድርጌ ወይ ለመመለስ እሞክራለሁ። መጠበቅ ታግድ ነው የሚለውን አላውቀውም

መዋቢያ ትጠቀማለህ ወይ? አዎን እጠቀማለሁ እሄ ማለት ምን ማለት ነው መዋቢያ ኮስሞቲክስ ነገሮችን ፊቴን አላስነካም አልጠቀምም። ግን መነፀር እጠቀማለሁ። ሊፒስቲንግ ኦር ቻፒስቲንግ እጠቀማለሁ። ሽቶ እጠቀማለሁ መዋቢያ ከሆነ እነዚህ እነዚህን ነው ምጠቀመው። ፀጉር ቅባት እንደመዋቢያ ከታየ ብሉ ማጂክ ሚባለውን ቅባት ነው ምቀባው። እነዚህ እነዚህን እጠቀማለሁ ፀጉሬ ሽበት ስለሆነ ቀለም እቀባለሁ። እሄን እንደ መዋቢያ ከታሰበ እሄን እጠቀማለሁ። ፊቴ ላይ ግን ምንም አይነት ኮስሞቲክስ ነገር አልጠቀመም።

አዎንታዊ አስተያየት ተቀብዬ ተቀብሎ ያውቃል ታውቃለህ ወይ? አዎ አዎንታዊ አስተያየት እቀበላለሁኝ። ሰውም ተቀብሎኝ አዎንታዊ አስተያየት ስሰጥም። ሰውም በጣም ተቀብሎኝ ያውቃል እውነት ለመናገር። ብዙ ጊዜ እንደውም አዎንታዊ አስተያየቶችን ስሰጥ አክሰፕት አድርገው ሰዎች ይቀበሉኛል። ይቀበላሉ። እኔም አወንታዊ አስተያየት ሲሰጠኝ የሚጠቅመኝ ነገር ከሆነ የመቀበል እቀበላለሁኝ አዎ

የቴክኖሎጂ ችግር ሲያጋጥመኝ አንድ በጎግል ነው ውስጥ ገብቼ ቼክ አደርጋለሁ የተለያዩ ፕላትፎርሞች ውስጥ እየገባሁ ስለዛ ነገር ኢንፎርሜሽን እጠይቃለሁ ጎግል ላይ ሰርች አደርጋለሁ እና እንደዚህ ያለ ችግሮች ሲገጥሙኝ ብዙን ጊዜ እንደዛ ነው የማደርገው። ሰው ከመጠየቅ በላይ እሱ እዛ ውስጥ ነው ቼክ አድርጌ የምረዳው። ከዛ ከ አቅሜ በላይ ከሆነ ግን ሰዎች የሚያውቁ ሰዎች ካሉ በአቅራቢያዬ እጠይቃለሁኝ።

እኔ የምወደው መክሰስ ጁስ ደስ ይለኛል። ጁስ ቢሆን ጁስ በሆነ ቀለል ባለ በዳቦ ምናምን ቢሆን አትክልት ነገር ቢሆን ደስ ይለኛል። እንደዛ ነው የምወደው። ጁስ ነገር ነው የምወደው። እና እንደዚህ አይነት መክሰስ ባገኝ በጣም ተደስቼ ነው የምጠቀመው። በትኛውም ጁስ ሊሆን ይችላል እሱ ግን ያስደስተኛል።

እኔ የምጠቀመው ስልክ አሁን ላይ ሰምሲንግ ኤ ዜሮ ስድስት ነው። አንድሮይድ ስልኮችን ነው የምጠቀመው እስከዛሬም የተጠቀምኩት ስልኮች ሰምሲንግ ስልኮች ናቸው። አንድ ጊዜ ብቻ ብሉ የሚባል ስልክ ተጠቀምኩኝ ለአንድ ለሁለት ወር አሃል። ከዛ በኋላም ጠፋብኝ እና ሰምሲንግ ብላክቤሪም ተጠቅሜ አውቃለሁ። የተወሰነች ሰዓት በብዛት ግን ሰምሰንግ ነው የምጠቀመው።

ጥላ ወይ ፀሀይ ትመርጣለህ? የሚለው እኔ ጥላ ነው የምመርጠው። ፀሀይ በጣም በቃ ለፊቴም ለጤናዬም አይመቸኝም። እና በብዛት እኔ ጥላ ጥራ ነው። በቃ ምንም ምርጫ የለውም ጥላ ነው የምመርጠው። እኔ በጣም ፀሀይ ፍላጎቱም የለኝም ያመኛል ፀሀይ ሲነካኝ እና ጥላ እመርጣለሁ። ምርጫዬ ነው ጥላ።

በአካባቢያችሁ ድልድይ ያለ ወይ ነው? አዎ በተለይ ወደ ከቤቴ ወደ መገናኛ ወደ ተለያዩ ወደ ጎሮ ሲሄድ ድልድይ ተሻግረን ነው የምንሄደው መኪናውም እሚያልፍበት ድልድይ አለ። ስንት ድልድይ ነው? ሁለት ድልድይ አለ። አዎ ድልድይን አልፌ ነው የሚሄደው ወደሚሄድበት ቦታ። ግን የምናልፈው በመኪና ላይ ነው እንጂ በእግራችን አይደለም። እና አዎ አለ።

ምግብህን ለሌሎች ማካፈል ትወዳለህ? አዎ አካፍላለሁ ምበላውን ነገር እሰጣለውኝ እኔ እ ብቻዬን ተመጋቢ አይደለሁም እ ሰዎች ቤቴ ከመጡ አካፍላለው ቤቴ የሆነ ተረፍ ያለ ነገር ካለም ለሰዎች እሰጣለሁኝ። እና አካፍየ መብላትም እወዳለው እ ሰዎች ብልጥ ሲሆኑብኝ ነው የማልወደው እንጂ ተካፍለን እንብላ ካሉኝ አካፍዬ ለመብላት ወደኋላ አልልም

ፀጉሬን መንከባከብ ብዙ አይደለሁም ግን ብንከባከበው ደስ ይለኛል። ብዙ ፀጉሬን ተንከባካቢ ነኝ ብዬ አላስብም እኔ። ለምን ብዙ ጊዜ ፀጉሬን ልወጣ ስል ነው የማስተካከለው እንጂ። እቤት ውስጥ ብዙም እንደዚህ ፀጉሬ ላይ ትኩረት አልሰጥም። እና ብዙም ፀጉር ተንከባካቢ ነኝ ብዬ አላስብም። እና እንደዛ ነው

አዲስ አመት የማከብረው በፊት ቤቴም አከብር ነበር አሁን ግን ከቤቴ ውጪ ከወንድሜ ጋር ከወንድሜ ልጆች ጋር ከወንድሜ ሚስት ጋር ከቤተሰብ ጋር አብሬ አከብራለሁ በጣም ደስ ይለኛል። አዲስ አመት በጣም የምወደው በዓል ነው። እና አከብራለሁኝ ከእነሱ ጋር ሆኜ አዎ ደስም ይለኛል። በቃ አዲስ ዘመን ስለሆነ ሙዚቃው ከተማው ላይ ያለው ግርግር ምናምን በጣም ያስደስተኛል። እና ደስ ብሎኝ ነው የማከብረው

እኔ እንደ ስፖርት ከታየ የምወደው ስፖርት ወክ ማድረግ ነው። በቃ ወክ ማድረግ እና ራሴን ሰውነቴን ስትሬች ማድረግ መለጠጥ መወጣጠር ደስ ይለኛል። ከዛ ውጪ ምንም አይነት ጂምስ ሰርቼ አላውቅም አልሰራምም። ግን ወክ ማድረግ እንደ ስፖርት ከታየ ወክ ማድረግ በጣም እወዳለሁ ራሴ ለራሴ ከሆነ እወዳለሁኝ። ሌላው መመልከት የምወደው ስፖርት የምወደው ስፖርት በምልከታ እግር ኳስ ደስ ይለኛል። እንዲሁም ደግሞ ኢትዮጵያውያን ካሉ ሩጫንም ማየት ደስ ይለኛል። በጣም

በዚህ ስራ የሰራሁት አሁን ነው የጀመርኩትኝ። ብዙም ጊዜ አልቆየሁም እንደጀመርኩትም በተከታታይ አይደለም የሰራሁትኝ የተወሰነ ጀምሬ ትቼው ነበረ። እና አሁን ላይ ግን የተወሰነ እያንቀሳቀስኩት ነው። ለመስራትም እየሞከርኩት ነው። እና ጥሩ ነው እየሰራን ነው እንግዲህ ክፍያው ካለ

ምን የቤት እቃዎችን ትጠቀማለህ? ብዙ አይነት የ ቤት እቃዎች አሉኝ። ቴሌቪዥን አለ የ ቤት እቃ ነው እሱ። ፍሪጅ እጠቀማለሁ ኦቭኖች አሉኝ አንድም ማይክሮ ኦቭን። ኬክ መጋገሪያ ሌላ ኦቭን ሌላ ፒዛ መስሪያ አለ። የተለያዩ መጥበሻዎች አሉ ሳህኖች አሉ። እነሱ እነሱን ሁሉ እጠቀማለሁኝ ውሃ መጠጫዎች ብርጭቆዎች። ሰርቪስ ትሪዎች እ የሻይ ብርጭቆ። የ ቡና ሲኒ ጀበና ብረት ድስቶችን እጠቀማለሁ

ሌላው ጾም ትጾማለህ ወይ? ለሚለው፣ ጾም እጾማለሁኝ፣ አዎ። የተለያየ፣ የገና ጾም አለ፤ በኢትዮጵያ፣ በኦርቶዶክስ ሰባቱ አጽዋማት አሉ፣ እነሱንም አጽዋማት እጾማለሁኝ፤ ሌላው ደግሞ እሮብና አርብንም እጾማለሁኝ። ጾም ጥሩ ነው፣ ሰውነትን ያደክማል፤ ፈጣሪን እንድናስብ ይረዳል፣ ኃጢአትን እንድንታገድ ይረዳል።

በደንብ አወ በደንብ ነው የምችለው ምግቤን ቤቴ ውስጥ ከኔ ውጪ የሚያበስልም ሰው የለም። ያለሁትም ብቻዬን ስለሆንኩ ራሴ ነኝ እማበስለው ራሴ አብስዬ ነው የምጠቀመው። እና ማብሰል እችላለሁ። የፈለኩትን መስራት እችላለሁ። እኔ ብዙም እንደው ፍላጎቱ የለኝም የመስራት እንጂ በደንብ ልስራ ካልኩ ተነስቼ ሁሉንም አይነት ምግብ መስራት እችላለሁ። አወን አብስላለሁ።

በእጅ የሚሰራ ስራ ታደርጋለህ ወይ? አይ እስካሁን ድረስ በእጅ የሚሰሩ ስራዎች እላየ ላይ። አልተጠቀምኩም ግን አንዴ ሹራብ ኮፍያ ሰውን አሰርቼ አድርጌያለሁ። ግን ብዙም ደስተኛ አይደለሁም። ብዙም የተሰራው ስራ እኔ ለኔ አላማረኝም። እና ራሴ ግን በእጅ የሚሰራ ስራ ራሴ ሰርቼ ግን አድርጌ አላውቅም። አንድ ጊዜ ብቻ በሰው እጅ አሰርቼ ሹራብ ኮፍያ አድርጌያለሁ። እሱም አላ ሀ

ስራዎችን አዎ በቅደም ተከተል ለማስቀመጥ እሞክራለሁ አንዳንዴ ግን ይዛባብኛል። የራሴ ስራ ነው። በርግጥ አንዳንዴ በቅደም ተከተል ያስቀመጥኳቸው ነገሮች ይዛባብኛል። ግን በቅደም ተከተል ቢቀመጡ ቆንጆ ነው ብዬ ነው የማስበው።

ትንኞች በአካባቢያችን አሉ አልፎ አልፎ ውጪ ዛፎቹ ላይ አሉ። እቤቴ ግን አይገቡም ውጪ ላይ ግን አልፎ አልፎ አያለሁኝ። እቤቴ እንኳን የሉም። ቢኖሩም በተለያዩ ፍሊቲዎች አጫጭሼ ጭስ አጭስ አድርጌ ከቤቴ አስወግዳቸዋለሁ። እስካሁን ግን እቤቴ ያን ያህል ያስቸገረኝ እንትን ትንኝ የለም። በአካባቢያችን ግን የተለያዩ ትንኞች አሉ

በፊት የቅጥር ሂደቴ በግለሰብ ድርጅት ላይ ነበር የተቀጠርኩት ፎርም ሞልቼ ምናምን ኮንትራት ማለት ነው። ከዛ ስራው ሲያልቅ ወደ ሌላ ሳይት ሊበትኑን ወሰዱን እና የ የቀጠሩን ቅጥር ብር ከኑሯችን ጋር ተመጣጣኝ ስላልሆነ ተውኩት። አሁን ላይ የቅጥር ሁኔታዬ በስራ ነው በሰአት ነው። በሰአት ይከፈለኛል በሰራሁት ሰዓት እንደዛ ነው የምሰራው አሁን ላይ እንጂ የራሴ ተቀጣሪ ነኝ እንጂ የግለሰብ ተቀጣሪ አይደለሁም።